የምሳ እረፍት እንደ ተቋሙ ይለያያል አንዳንድ ቦታ ሁለት ሰዓት የሚሰጡ ተቋማቶች አሉ ለምሳ ሰዓት ለእረፍት አድርገው አንዳንድ ቦታ ደግሞ አንድ ሰዓት ተኩል የሚሰጡ አሉ ያው ሁኔታው እንደዚህ ነው የምሄደው። በብዛት ግን የተለመደው አንድ ሰዓት ተኩል ነው። አንድ ሰዓት ተኩል ምሳ እረፍት ይሰጥሃል ከዛም ምሳን በልተህ ከተኩል ሰዓታቶች በኋላ መግባት